የቪድዮ ጥሪ ብዙ ጊዜ አደርጋለሁ በጣም ብዙ ጊዜ ከጓደኞቼ ጋር ከቤተሰቦቼ ጋር በተለይ ሩቅ ቦታ ቦታ ካሉ ጓደኞቼ ጋር አብዛኛውን ጊዜ የምናወራው በቪዲዮ ጥሪ ነው። አሁን አለ አይደለ ለመገናኘት በጣም የሚያዳግተን አንዳንድ ግንኙነት አለ ለምሳሌ ጓደኛ ሆኖ ወይ የቤተሰብ አባል ሆኖ ግን ቶሎ ቶሎ ለመገናኘት ካለንበት የርቀት የቦታ ርቀት አኳያ ማለት ነው። እና እንደዛ ሲሆን የሚመቸን በቪዲዮ ጥሬ ስናወራ ነው ምክንያቱም እየተያየን ያለንበትን ሁኔታ እየተለያየ እየተያየን ስለሆነ የምናወራው ኤግዛክትሊ አሁን ያለንበትን ትክክለኛ ሁኔታ ለመል እርስ በእርስ ለመተያየት በጣም አመቺ እንደሆነ አስባለሁ። እንደገና ደግሞ የናፈቁ የናፈቁትን ሰው በጣም ማግኘት የሚናፍቁትን ሰውን ልክ እንደማግኘት ነው በአካል እንደማየት ነው ስሜቱ ያለው እና በአካል እንደማግኘት እኩል ላይሆን ሊሆን አይችልም በርግጥ ግን ሊሆን ባይችልም ግን በቃ ተቀራራቢ የሆነ ስሜት ሊሰጥ እንደሚችል እኔ አስባለሁ በግሌም እንደዚያ ነው። የሚሰማኝ ከጓደኞቼ ጋር ሳወራ በጣም እኔ ካለሁበት ሩቅ ቦታ ያለች ጓደኛ አለችኝ እና ከእሷ ጋር ስናወራ ረጅም ሰዓት ነው የምናወራው ፊቷን አየዋለሁ ተመችቷታል ወይስ ከፍቷታል ያለችበትን ስሜት እጋራታለሁ እያየኋት ማለት ነው። ፊቷ ካማረባት በጣም አማረብሽ እላታለሁ እሷም በተመሳሳይ ፀጉሬን ከወደደችው ፀጉርሽ በጣም ያምራል ትለኛለች። በጣም የቀረበ ጓደኛዬ ስለሆነች ደግሞ አንዳምድ ጊዜ በጣም ለእኔ አስፈላጊ በሆኑ ቀናቶች ላይ እደውልለት እደውልላትና የለበስኩትን ልብስ የተሰራሁትን ፀጉር በደንብ አይታ ይሄን ቀይሪ ይሄን አድርጊ ያንን አታድርጊ እንድትለኝ ስለምፈልግ ብዙ ጊዜ የምመርጠው የቪዲዮውን ጥሪ ማውራት ነው። አብዛኛው ጊዜ ማለት ነው እና ይመስለኛል ለብዙ ሰው ተመሳሳይ ስሜት የቀረቤታ ስሜት ሊሰጥ እንደሚችል አምናለሁ። እንዳልኩት በተለይ ሩቅ ቦታ ያለ ጓደኛ ሩቅ ቦታ ያለ ዘመድ ከሆነ በጣም አመቺ ነው የሚሆነው በቪዲዮ ጥሪ ማውራት።

በጎ አድራጎት ሰርቸ አውቃለሁ። ሁለት ሶስት ጊዜ ተሳትፌ አውቃለሁ የተወሰኑ ቦታዎች ላይ አሁን ከረንት አሁን ላይ እየሰራሁበት ያለው ከተማው ከተወሰነ አመታት በፊት ጦርነት ተደርጎበት የነበረ ከተማ ነው። እና እዛ በሰአት ብዙ ተፈናቃዮች ነበሩ። በጣም ብዙ የተቸገሩ ሰዎች ነበሩና እኔ የምኖርበት አካባቢ ደግሞ እነዛን ተፈናቃዮች እሚቀመጥበት ቦታ ነበርና በጣም በቅርብ የማየት እድሉ ነበረኝ። እነዛን ተፈናቃዮች ሲራቡና በጣም አስቸጋሪ ጊዜያቶችን ሲያሳልፉ ምናምን የማየት እድሉ ነበረኝ። እና እዛ እኔና አቅራቢ የነበሩ ሌሎች ወጣቶች ተሰባስበን የሚያስፈልጋቸውን ነገሮች ከማህበረሰቡ እየሰበሰብን በየጊዜው እናደርስላቸው ነበረ። እንደውም ከተወሰነ ጊዜ በኋላ እንትን ሁኖ ነበረ እንደ ማህበር አይነት ነገርም ወደ መቋቋም አይነት ነገር ነበረው። በመሃል ተቋረጥ እንጂ እንደዚህ አይነት ሀሳብም ነበረው እና በዛን ጊዜ እንትን አልነበረ በጣም እንሳተፍ ነበረ። እንሰራ ነበረ በጣም እንዳልኩት እኛም አካባቢ ብቻ ሳይሆን የተለያዩ የከተማው ወጣ ያሉት በትምህርት ቤቶች ህክምና ቦታዎች ላይ ምናምን ሰፍረው ነበር። እነዛ አትፈናቃችሁ ማለት ነው። እና በጣም ከሌላ ቦታ የሚመጡ ሰዎችን እናስተባብር ነበረ እኛም ደግሞ በቅርብ ሆነን እንዳልኩትም ከማህበረሰቡ የሚያስፈልጋቸው ነገሮች ለብስ የሚበሉ ነገሮች እንትን እያደረግን ይሄን የምለው በጣም የተወሰነ መረጋጋት ከታየ በኋላ ነው። እንጂ በጦርነቱ ወቅት እና ካለፈ በኋላ በተወሰነ ጊዜ መንግስት ራሱ እንትን ያደርግላቸው ነበረ እህል ምናምን ይሰጣቸው ስለነበረ በዛ ጊዜ እኛም እናስታብር ነበረን። አብረን እንዳልኩት ከመስርተናው ከነበረ ማህበር ጋር እንሳተፍ ነበረ እኔ በግሌ እሳተፍ ነበረ። ከዛ ውጪ ግን አሁን ላይ የሰራሁበት ያለሁት የኦቲዝም ሰንተር ነበርና። ከተወሰነኝ ጊዜ በፊት እንትን አልነበረም። አሁን ያለበትን ደረጃ ሊያዘም ነበርና እና ያኔ እኔ ስገባው ቮለንቲል ለማዳግ ነበር የገባሁት ወይም በጎ ፍቃድ በበጎ ፍቃድ ነበር። የገባሁት እና እዛው በኦቲዝም ጥላ ስር ያሉትን ልጆች ለመዳት የተመሰረተ ማህበር ነበርና እዛ ማህበር ውስጥ በጎ በበጎ አድራጎት የልጆቹን መንቀባቀብ የሚያስፈልጋቸውን ትምህርቶች መለየት ምንድነው የሚፈልጉት የሚለውን ምንድነው የሚያስፈልጋቸው? መለያት ከዛ ውጪ ግን የሚያስፈልጋቸውን የተለያዩ አይነት ቴራፒዎች ማዘጋጀት እሰራ ነበር። እኔና አንድ ጓደኛዬ ሆነን አብረን በጎ አድራጎት እንሰራ ነበር። ያን በጣም የሚገርመው ነገር ያበቃ በበቁ ፈቃድ የሰራሁት። ስራ አሁን ላይ በጣም ወድጄ የምሰራው ብቻ ሳይሆን የምከፈልበት ስራ የሆኑልኝ አለና እሱን እሱን በጣም ነው የምወደው። ከምንም በላይ ደግሞ መርዳት የምትችል ከሆነ ሰዎችን መርዳት የምትችል ከሆነ ባለን አቅም። ምክንያቱም ስራውም የሰራው ለገንዘብ ብቻ አይደለም ስራ የሚሰራው ገቢ ለማግኘት ብቻ አይደለም። በርግጥ ገቢ ያስፈልገናል ራሳችንን ማኖር አለብን ግን ከዛ በዘለለ እንደውም ለላቀ አላማ ስራ ይሰራል ያ አላማ መንፈሳዊ ነው። ማለት አእምሮአችን ሰላም እንዲያገኝ ሰዎችን በመርዳት የሚገኘውን ሀሴት ለማግኘት የግድ በቃ አዳጎች ስራዎች ላይ መሳተፍ አለብን ብዬ አስባለሁ። እኔም አንድ ሁለት ሶስቴ ተሳትፌ አውቃለሁ

ዋና በጣም ነው የምወደው በጣም ነው የምወደው የሚገርመው ነገር በጣም በቅርቡ ነው ልምምድ የጀመርኩት። ስንት ሆነኝ አንድ ወር ምናምን ይሆነኛል። ሳምንት አንድ ጊዜ መልማመድ ከጀመርኩኝ እና ረጅም ጊዜ አስቤ ነበረ ነገር ነው። ግን አሁን አሳካውት በዚህ አመት አልምቻች እያለኝ እንትን ብዬ ነበረ ግን ረፍት ሰዓት ሲሆን ለማሳለፍም ይሁን እንደ ስፖርታዊ ቅስቀሴም ጊዜ ለማሳለፍም ብቻ ሳይሆን እንደ ስፖርታዊ እንቅስቃሴ ምን ልወስደው በህይወቴ እንደ ራሴን ለማዝናናት ጤናዬን ለመጠበቅ ብዬ ከማደርጋቸው ነገሮች መሃል እንዲሆን አዘውትሬ የማደርገው ማለት ነው። አሁን ነገር እንዲሆን በጣም እመኝ ነበር እና በጣም በቅርቡ ነው ለ እንትን የጀመርኩት ልምምድ የጀመርኩት። ድሮ ልጆችን እንኖርባት የምኖርበት ቦታ ላይ አቅራቢያ ወንዝ ነበረና እዛ ሄደን ከነበሩት ጓደኞቼ ጋር እኮ የውጪ ጋር ሆነን እንወኝ ነበር ድሮ ግን የሚገርመው ያኔ አልፈራም ነበረ በፍጹም አልፈራም። እንደውም ረጅም ሰዓት ስናሳልፍ ነበር ደስ የሚለኝ ያኔ ማለት ነው። አሁን ላይ ምን ስሄድ ግን ትንሽ ፈርቼ ነበር ኖርማሊ ውሃውን እንትን አድርጌው ነበረ። ወድጄው ነበረ እወዳለሁ ውሃ አሁንም በተፈጥሮ ከሚገኙ ነገሮች መሃል በጣም የምወደው ውሃ ነው። እና እንደዛ ንጹህ ሆኖ አንድ ቦታ ላይ ልተሰብስበው መምጣት ምናምን በጣም ነው የምወደው እና እሱን እሱን በጣም አዝናንቶኝ ነበረ። አውቃለሁ ትዝ ይለኛል በደንብ ነገር ግን የሆነ ፍርሃት ግን ነበረኝ እንደውም አስቸገሬ ሁላ ነበረ። ለነበረ ለለም የሚያላማምደኝ ልጅ ትንሽ አስቸግሬው ነበረ። እንደዛም ሆኖ አሁን እችላለሁ ብዬ መናገር ባልችልም መጀመሪያ ላይ ከነበረኝ ምንድነው ችሎታ ግን አሁን እየተሻሻልኩ እንደሆነ አስባለሁ። በርግጥ በአንጻሩ ሁኔታ መጀመሪያው ከነበረው ፍርሃት አሁን ሙሉ በሙሉ ለቆኛል። ከዛ ውጪ ግን አንዳንድ ክህሎቶችን ተለማምጃለሁ በዚህ አንድ ወር ውስጥ ለቀጣይ ሳምንት ደግሞ እንትን አለኝ ቀጠሮ አለኝ በተሻለ ችሎታ ላይ እንደምገኝ አስባለሁ። ለሚቀጥለው ማለት ነው ከዛ ውጪ ዋና ለህቅም ነው ለህቅም ህቅም ነው የሚያንገለግል ነገር እንደሆነ የሚታወቅ ነገር ነው። ስፖርታዊ እንቅስቃሴ ስለሆነ የተለያየ በሽታ ያለባቸውን ሰዎች እንደ ስፖርት ራሳቸውን እየተዝናኑ ራሳቸውን እያፍታቱ ፈታ እያደረጉ ግን ለጤናቸው መጠበቅ እንደሚችሉ አምናለሁ

አዲስ አመትን ማከብርበት መንገድ፣ እውነቱን ለመናገር ካሉት በዓላት የምወደው አመት በዓል ነው አዲስ አመት ነው፤ ብዬ ልል አልችልም። ምክንያቱም በሁለተኛ ደረጃ ነው የምወደው። ግን ማከብርበት መንገድ፣ እጅግ በጣም ባህላዊ፣ እጅግ በጣም ደግሞ ሃይማኖታዊ፣ ይዘት ያለው አከባበር ነው የማከብረው። እኔ ብዙ ቤተሰቦች፣ ብዙ ጓደኞች አጠገቤ ያሉና ትልቅ ከሚባል ቤተሰብ የመጣው ሰው እንደመሆኔ መጠን፣ ለአመት በዓል ከተለያየ ቦታ ከሚመጡ ጓደኞቼ፣ ከተለያየ ቦታ ከሚመጡ ወንድም እህቶቼ ጋር አንድ ላይ ቤት ውስጥ ተሰብስበን እም የተለያየ አይነት ምግቦች፣ በበዓል የሚዘወተሩ ምግቦች፣ በግ ታርዶ፣ ጠላ ተጠምቆ፣ ድፎ፣ አምባሻ ተሰርቶ፣ በጣም በሚያምር ብዙ ሰው በተሰበሰበበት አይነት አከባበር ነው የማከብረው። ከዛ ውጪ ግን ስለ እንደ አብዛኛው ሰው አዲስ አመት ሲመጣ ያለፈው አመትን "ከእንደገና ተመልሶ እንዴት ያለ አመትን አሳለፍን አሳለፍኩ?" ብዬ ከራሴ ጋር የማወራበት። ከዛ ደግሞ ለመልቀቅ ለሚቀጥለው አመት ደግሞ እንዴት ያለውን አመት ነው እንዲሆንልኝ የምፈልገው? ምን ምን ስራዎችን ነው መስራት የምፈልገው? ምን ምንስ ነው ለራሴ መስጠት የምፈልገው? የሚለውን ነገር በጣም በጥልቀት በጣም በጥልቀት የማየት ልምድ አለኝ። እና እሱን እሱን አይበታለሁ እሱም ይሄ እቅድ ብቻ ሳይሆን፤ ማየት ማየት ያለፈው አለም አመት እንዴት ነበርኩኝ፣ ያለፈው አመት ማደግ እፈልጋቸዋለሁ ወይም ማሳካት እፈልጋለሁ ብዬ ያሰብኳቸውን ነገሮች ምን ያህል ነው ያሳካሁት፣ ምን ያህል ነው ያደረኩት፣ ምን ያህል ነው የፈጸምኩት፣ አብዛኛው እቅዴ ከራሴ ጋር የተገናኘ ስለሆነ፣ ከራሴ ጋር ማለት ማድረግ ከምፈልገው ነገር ጋር፣ በተለይ ደግሞ አዳዲስ ልምምዶችን፣ አዳዲስ ልምዶችን ራሴን ከማለማመድ ጋር የተያዙ ስለሆኑ፣ ምን ምን ልምምዶችን ሰጥቻለሁ? ምንስ አዲስ ነገር ለራሴ ሰጥቻለሁ? የሚለውን ነገር ለማየት፣ እድል ይሰጠኛል አዲስ አመት፤ እና እሱም የአከባበሩ የበአሉ አከባበር አንድ እንትን ነው አንድ መንገድ ነው ብዬ ነው የማስበው። ከመብሉ ከመብላት ከመጠጣቱ ባሻገር እነዚህ ነገሮች ስለማይበት፤ በዚህ መንገድ አከብረዋለሁ ብዬ አስባለሁ፣ አምናለሁ። ከዛ በእንትኑ ወደ አይምሮዬ የሚመጣው ነገር ምንድነው? አዲስ አመት ኦልሞስት እንዲስ አመት ተከታታይ በዓል ነው ብዬ አስባለሁ። መስከረም እስከሚያልቅ ድረስ እንደ አዲስ አመት ነውና የሆነ አዲስ ጅማሮ ወር ሙሉ የሚቆይ አይነት ነገር ነው። እና በየጊዜው ከጓደኞቼ ጋር አከብረዋለሁ በየጊዜው በየጊዜ እየተገናኘን እያወራን የነሱንም እቅድ እየነገሩኝ፣ ያሳኳቸው ነገሮች እያካፈሉ፣ ነው የማሳልፈውና እንዳልኩት አንዱ አካሉ ነው፣ የ የበአሉ አከባበር ቀጣይ ነው ደግሞ ለአንድ ወር ያህል የሚቆይ፤ መስከረም እስከሆነ ሙሉ የሚቆይ፣ የሚዘልቅ አይነት ስለሆነ በዚህ መንገድ ነው አዲስ አመትን የማከብረው።

በህይወቴ ውስጥ የተለያዩ ሀላፊነቶች አሉብኝ። አንዳንድ ሀላፊነቶቼ ብዬ የማስባቸው የመጀመሪያው ራሴን መጠበቅ ነው። ከራሴ ጋር ያለኝ ግንኙነት ማስተካከል በህይወቴ መኖር የምፈልገውን ህይወት እየኖርኩ እንዳለ ማረጋገጥ እና ደግሞ ያንን ለማስተካከል በየጊዜው መስራት ራሴን ማሳደግ በእውቀት በአካላዊ ጥንካሬ ራሴን ለማሳደግ። ሙሉ ሀላፊነቴን ራሴ ነኝ የምወጣው ከራሴ ጋር የተያያዙ ከህልሜ ጋር መኖር ከምፈልገው ህይወት ጋር የተያያዙ እንቅስቃሴዎች በሙሉ ህይወቴን ለማደርገው እነዚህ በትልቁ እንደ የራሴ እንደ ግሌ ሀላፊነት ብዬ የማነሳው በጣም በትልቁ ከማነሳው ነገር አንዱ ነው። ይሄኛው ነው ከዛ ውጪ። እንዳልኩት ለዚህ እኔ መኖር ለምፈልገው ህይወት መሳካት ደግሞ ስራ መስራት አለብኝ። ስራ ቦታ ላይ ስመጣ ደግሞ የራሴ የሆነ ሀላፊነት አለብኝ ከሌሎች ከስራ ባልደረቦቼ በተለየ በሃላፊነት ለእኔ ብቻ የተሰጠ ስራ ደግሞ አለ እሱን ስራ ደግሞ ዋና ሀላፊነቴ እንደሆነ ይሰማኛል። ስራ ቦታ ወይም ስራ ቦታ ብቻ ሳይሆን በስራ ውስጥ እስካለሁ ድረስ ያንን ሀላፊነት የመወጣት ግዴታም ሀላፊነትም እንዳለብኝ አስባለሁ አምናለሁ። ከዛ ውጪ ቤተሰቦቼን የማስተዳደር አልልም ግን ቤተሰቦቼ የሚያስደስታቸው ወንድም እህቶቼ በተለይ ታናናሾቼ የኔ ሀላፊነት እንደሆኑ አስባቸዋለሁ። በተለይ በተለይ ከእንትን አንፃር ብቻ ሳይሆን እነሱን ማሳደግ ምናምን ምናምን የሚለውን ትንሽ ቀንሼ ግን ከዛ ውጪ እነሱን የማውቀውን የማምነውን ነገር የ የማሳየት መንገድ የማሳየት ግን እንደ ትልቅ እህት በጣም ትልቅ ሀላፊነት እንዳለብኝ አስባለሁ ምክንያቱም እነሱ ታናናሾቼ ናቸው። እኔ ከእነሱ በበለጠ በዚህ ህይወት ውስጥ ኤክስፔሪያንስ ወይም ደግሞ ልምድ አለኝ ብዬ አስባለሁ እና ያንን ልምድ ደግሞ ተጠቅሜ እኔ እነሱን መንገድ የማሳየት ለነሱ የተሻለውን ነገር እንዲያውቁ ለራሳቸው እንዲያውቁ ነገር ራሳቸው ደግሞ እኔ ከማሳያቸው መንገድ ውጪ የኔ በሚሉት መንገድ ህይወታቸውን እንዲመሩ የማድረግ መንገድ የማሳየት ትልቅ ሀላፊነት አለብኝ ብዬ አስባለሁ። ከዚያ ውጪ ግን እኔ ደሞዝተኛ ነኝ። የራሴ የምለው ወርሃዊ ገቢ አለኝ የእነሱ ግን የላቸውም። ስለዚህ ከገንዘብ ጋር የተያያዙ ወጪዎቻቸውን ለመሸር ለመሸፈን እኔ ሀላፊነት እንዳለብኝ አስባለሁ። ህፃናት ስለሆኑ ራሳቸው ነገር አንሷቸው የማድረግ ጊዜያቸው ገና ስላ አልደረሰም ብዬ ስለማስብ ነገሮች በሃላፊነት እኔ የምወጣቸው ነገሮች ናቸው ብዬ አስባለሁ። ከዛ ውጪ በማህረሰብ ደረጃ ደግሞ የኔ የምላች የኔ የምለው ሀላፊነት አለ። ከዛ መሃል አንዱ ብዬ የማስበው ጽዳት ነው በጣም የተለየ የሆነ አመለካከት ነው ያለኝ ስለጽዳት አካባቢው ንጹህ የማያቸው ከቤት ውጪ የማያቸው ነገሮች ንጹህ ሆነው መቆየት አለባቸው ብዬ አስባለሁ እሱ ደግሞ የኔ በግሌ የምወስደው ሀላፊነት ነው ብዬ አስባለሁ። ሁሉም ሰው የራሱ ሀላፊነት መውሰድ አለበት ብዬ ባምንም እኔ ደግሞ የድርሻዬን የመወጣት ያህል ማድረግ ያለብኝ ነገሮች ለምሳሌ ውጪ የተጠቀምኳቸውን ነገሮች በቀላሉና እንዲሁ መንገድ ላይ አለመጣል። ቆሻሻም መጣያ በየቦታው ስላሉ እዛ መጣል። እንኳን እውነቱን ለመናገር ቦርሳዬ ውስጥ ወይም የሆነ ፌስታል ውስጥ ይዤው ወደ ቤቴ ሄጄ ነው እንጅ የምጥለው አገኘሁበት ቦታ ቆሻሻን አልጥልም። ይሄ ደግሞ እንደ ዋና የራሴ በግሌ የወስድኩት ሀላፊነት ነው ብዬ አምናለሁ

ጥራት ያለው ስራ ማቅረብ ትችላለህ ወይ? ጥራት ያለው ስራ ሲባል የምሰራው ሁሉ የምሰራው ስራ ሁሉ እንዳልኩህ ሙያዬ ብዬ ከያዝኩት ስራ ጀምሮ ራሴ ብዬ ከምሰራቸው ማለት ራሴ ውስጣዊ እርካታ የአእምሮ እርካታ ብዬ ከምሰራቸው ስራዎች ጭምር እና ሙያዬ ብዬ ከለያዝኩት ነገር የምሰራው በጥራት ነው በጣም ነው በጥራት የማምነው ስራ በዚ መሰራቱ ካልቀረ አንድ ስራ በጥራት ነው መሰራት ያለበት ብዬ አስባለሁ። እኔም ደግሞ በተሰማራሁበት በሁሉም መስክ ጥራት ያለው ስራ ለመስራት ነው የምሞክረው ሁልጊዜም እናም በደንብ ደሞ እችላለሁ ብዬ ነው የማስበው። እንዳልኩትም ሰዎች እኔ በተለይ ስራ ላይ እየቆየው ስመጣ በጣም ራሴን እያደኩ እንደመጣሁ አስባለሁ። የተሰጠኝ ስራ በስነ ስርዓቱ የምሰራበት እድልና አቅም በጣም እንትን እያደረኩት እያሻሻልኩት ከጊዜ ወደ ጊዜ እያሻሻልኩ እንደመጣሁ ነው የማምነው የማስበው። እና አንድ ስራ እንዳልኩት መሰራቱ ካልቀረ ጊዜ መጥፋቱ ካልቀረ መከፈልህ ካልቀረ ከምንም በላይ ደግሞ አቅምህን ምክንያቱም አይታወቅም ወዴት እንደሚወስድህ ያ ስራ ያ እድል ሌላ ምን አይነት እድል ይዞ እንደሚመጣ አይታወቅምና። ለዛ የተሰጠ ስራ በአግባቡና በጥራት መስራት አለብኝ ብዬ ስለማምን እንዳልኩት ምን አይነት እድል ይዞልኝ እንደሚመጣ ስለማላውቅ ያንን እድል መጠቀም ስላለብኝ መጠቀም ስለም ስለሚገባኝ። ያንን ነገር ታሳቢ እያደረኩኝ በተቻለኝ መጠን በምሰራቸው ስራዎች ላይ ጥራት ያላቸው እንዲሆኑ እየተለየ የተለየ ጥራት አደርጋለሁ እውነትን ለመናገር። እና ይሄ ደግሞ ግድ ነው ብዬ ነው የማስበው እንደውም እንደ እንትንም ባይሆን እንደ ደስ ብሎ የምታደርገውን ነገር ብቻም ሳይሆን በቃ የግድ ማድረግ ያለብህ ነገር ነው ብዬ ነው የማስበው። እንዳልኩት መስራትህ ካልቀረ ጊዜ መግደልህ ካልቀረ ለዛ ነገር ጊዜ መስጠትህ ካልቀረ በተቻለ መጠን ጥራት ያለውና የሚያስመሰግን የሚያስመሰግንህ ብቻ አይደለም። ራስህን እንድትወድ ራስህን እንድታከብር የሚያደርግ ከዛ ውጪ ነው ከዛ ባለፈ ደግሞ እውቀትህን የስራ ችሎታህን ልምድህን ለማሻሻል በሚረዳ መልኩ ጥራት ባለው መልኩ ነው መሰራት ያለበት ብዬ ስለማምን በየጊዜው ይሄንን እያደረኩ ራሴንም እያሻሻልኩ ነው ማለት ነው።

ወይኔ ወደ የትኛው ጉዞ ቦታ በጣም ጉዞ ምወድ ሰው ነኝ በጣም ነው መጓዝ የምወደው። ከማያዝናኑኝ ጊዜዬን ባሳለፍ ባሳለፍ ከማይሰለቹኝ ሊሰለቹኝ ከማይችሉ ነገሮች መሃል አዳዲስ ቦታዎችን ማየት ከዚህ በፊት ደግሞ አቅጃቸው መሄድ እፈልጋቸዋለሁ ብዬ ያሰብኳቸው ቦታዎች ከጓደኞቼ ጋር ወይም ብቻዬን መሄድ። የመሰለ ሌላ በዛ መጠን ሊያዝናናኝ የሚችል በዛ መጠን አይምሮዬን ሊያድስ የሚችል ነገር አለም ያለ አይመስለኝም። እውነትን ለመናገር እና በጣም ብዙ ቦታ ተጉዤ አውቃለሁ። በጣም በቅርቡ ከምኖርበት አካባቢ በጣም በቅርብ ርቀት ከሚገኝ ቦታ ከጓደኞቼ ጋር ሄደን በባስ ነው የሚኬደው በጣም ቅርብ ነው የሁለት ሰዓት መንገድ ነው። በባስ ማለት ነው እና በእርግጥ ቦታው እንዳሰብነው አይደለም። ለመሄድ ስናስብ ብዙ ጊዜ ሆኖን ነበርን ያሰብነው ሌላ አይነት እንትን ነበረ ሌላ አይነት የሆነ ወንዝ ያለበት በዛም ፏፏቴ ያለበት ምናምን አይነት ቦታ ነበር የመሰለን መጀመሪያ ስንሄድ እና ግን እንዳሰብነው አላገኘነውም እንደዛም ሆኖ ጉዞአችንን አልጠላነውም። ጓደኞችን ነን እርስ በእርስ አሪፍ ጊዜ አሳለፍን። እንዳልኩት ቦታው ከጠበቅነው በታች ሆኖ ነው ያገኘነው እንደዛም ሆኖ ግን በጣም ተዝናንተን በልተን ጠጥተን አውርተን መንገድ ላይ የነበረን የሁለት ሰዓት መንገድ ነው ብያለሁ። ሰዓት ሳይደብረን ሳይታወቀን መንገዶችን እያየን ቦታዎችን እያየን እያወራን በጣም ብዙ ነገሮችን እርስ በእርስ እያወራን በቃ ደስ የሚል ጊዜ አሳልፈን ነው የተመለስነውና። እንደውም ለመመለስ ራሱ ቦታ እንትን ብሎን አይ ሚን መኪና ታጥቶ በጣም ስላመሸን ሳይታወቀን መሸና እና መኪና ማግኘት አልቻልንም በጣም ከመሸ ነው መኪና ያገኘነው። በነጋታው ስራ መግባት ስለነበረብኝ እኔም ጓደኞቼም በጣም እንትን ብለን በጣም ተቸግረን መኪና ለምነን ምናምን ነው የመጣነው። ራሱ እና በጣም ደስ የሚል ጊዜ ነበረ በጣም በቅርቡ ነው ከወር ምናምን በፊት ይሆነዋል እና ደስ እሚል ጊዜ ነበረን። እሱን ጊዜ አስታውሰዋለሁ ከዛ ውጪ ግን እንዳልኩት መጓዝ ምወድ ሰው ስለሆንኩኝ። አሁን ላይ በጣም ራቅ ያለ ቦታዎችን ለመሄድ ትንሽ እንትኑ ስለሚገድበኝ ነው። እንጂ ያለሁበት የኢኮኖሚ አቅም ትንሽ በጣም በጥቂቱ ቅርብ ነኝ ለበቃ በነጻነት ለመዝናናት በጣም ቅርብ ነኝ ግን ትንሽ ስለሚገድበኝ ነው። እንጂ አሁን ያለሁበት ደረጃ በጣም መጓዝ መዝናናት ከጓደኞች ጋር ወጣ ብሎ ብቻ ጉዞ ማድረግ ምናምን በጣም እምወደውና እምዝናናበት ነገር ነው።

አይ ወደ ሱቅ ከመሄዴ በፊት ዝርዝር አይ ጽፌ አላውቅም። ምንድነው ትዝ ያለኝ ድሮ ማዘር እናቴ ትልከኝ ነበረ ገበያ እና በጣም በማይመቻት ሰዓት እንድሄድላት ትነግረኝ ነበረ እና በዛ ሰዓት ምንድነው የምታደርገው እኔ ልረሳ ትረሳዋለች ብላ ስለምታስብ ለኔ ማለት ነው። ዝርዝሮቹን ትፅፍና ለዛ ሚሆን ለዛ ለፃፈቻቸው ዝርዝር የሚበቃ ብር እጄ ላይ ትሰጠኛለች ማለት ነው የሆነ ነገር ቋጥራ ምናምን ትሰጠኛለች። ከዛ የምንገ የምንገዛባት ሻጯ ወይም ነጋዴዋ። ደንበኛ አለቻት ሁሉም ቦታ ላይ እንትን አላት ደንበኛ አላት እና እሷ ጋር ትልከኛለች እሷ ጋር ሄጄ ቀጥታ በቃ የተጻፈውን ዝርዝር ነው የምሰጣት እሱን እሰጣታለሁ። ከዛ በዛ መሰረት አንብባ እሷ ደግሞ መዝና አስተካክላ እንደምይዘው አድርጋ ትሰጠኝና የሰጠችኝ እናቴ የሰጠችኝን ብር እሰጣታለሁ ከዛ የተላኩትን ነገር ይዤ እመጣለሁ ማለት ነው። በዛ መሃል የመጠየቅ ስንት ነው? ቀንሺልኝ ምናምን ምናምን የማለት ምንም አይነት እድል አልነበረኝም። በቃ የተላኩትን ሄጄ ያቺ ጽሁፍ ሰጥቼ እመለሳለሁ ማለት ነው። ይዤ እና እሱ እንትን ነው ያስታወሰኝ። አንዳንድ ጊዜ ግን እንትን ይሆናል በጣም ይበዛና እምገዛው ነገር ይበዛና ምናልባት ኖት ነገር ሊይዝ እችላለሁ እንጂ። በቋሚነት ሱቅ ከመሄዴ በፊት ኖት ወይም የጻፍኩት የሚጻፍ ነገር ይዤ ሄጄ አላውቅም እንደዚህ አይነት ልምድ የለኝም። ጥሩ ነው በርግጥ የሚያግዝ ነገር ነው ምክንያቱም በመሃል ልንረሳው የምችለው ልረሳው የምችለው ነገር ሊኖር ይችል ይሆናል አይታወቅም። ጽፎ መሄድ መልካም ነገር ቢሆንም እኔ ግን የእንደዛ አይነት ልምድ የለኝም። የሚያስፈልጉኝ ነገሮች ወይም በአእምሮዬ ነው የሚያዛቸው ወይም በቃሌ ነው የምይዛቸው አብዛኛው ጊዜ ከዛ ደግሞ ወደ ሱቅ ስሄድ። ከዛ ያለፍ እንትኔ ልምዴ ደግሞ እዛ ሄጄ አንዳንድ ጊዜ ደግሞ አስታውሳለሁ እዛ ሄጄ ሳላስበው ለመግዛት ለመግዛት ያሰብኩትን ነገር እዛ ሱቅ ላይ ሄጄ ሳየው አስታውሳለሁ ማለት ነው። እንደ እየፈለኩ እንደነበረ ወይም እሱን ፈልጌ እንደመጣሁ አስታውሳለሁ ግን መፃፉ በጣም በቃል ወይም በአእምሮ ከመያዝ ይልቅ በጣም አሪፍ እና የሚያዋጣ ነገር እንደሆነ አስባለሁ። እስቲ ለቀጣይ እንደዛ አድርግ ይሆናል።

እ ፋም ማብሰል አውቃለሁ አዎ እንዴ አውቃለሁ በደንብ ነው የማውቀው። ማለት ከሰል ማለት ነው። ምንድነው መጀመሪያ እንዴት ነው የሚሆነው? መጀመሪያ እንጨት አለ ወይም የተቆረጠ ግንድ ወይም እንጨት ኖርማሊ እንጨት አለ። ከዛ ያ እንጨት እሳት እንዲያያዝ ይደረግና ይነድና ከዛ የነደደው እሳት በደንብ ሳይጠፋ እንትን ያረጉታል ማለት ነው ውሃ ይጨምሩበታል። እንዲጠፋ ያደርጉታል በውሃ ከዛም የሚወጣው ነገር ነው ኑፋሃም የሚባል ወይም ከሰል የሚባለው ማለት ነው። እሱን እንደገና ሰው እንዲይዝ እንዲከታተል ያደረኩትና ለተለያየ ለምግብ ለማብሰል ቡና ለማፍላት ይጠቀሙበታል ማለት ነው። እኔም በጣም በቅርብ አሁን እኮ ነው በጣም በቅርቡ ነው። እነዚህ ምድጃዎች በኤሌክትሪክ የሚሰሩ ምድጃዎች ስቶቮች ምናምን የመጡት በጣም በቅርቡ ነው እንጂ ከተወሰኑ አመታት በፊት ብዙ ሰዎች ብዙ እናቶች ምግብ ለማብሰል ሻይም ቡናም ለማፍላት ከሰል ወይም ፋም ይጠቀሙ ነበረ። ለእንትን አይመችም ለማያያዝ አይመችም ጊዜ ይወስዳል ጊዜ ከመውሰዱ ሌላ ደግሞ ምግብም ቶሎ አይደርስም። በዛ ላይ ደግሞ ሀይል በጣም ነው የሚፈልገው ምናምን ምናምን እና እሱ እሱ በጣም በልጅነቴ እኔ ራሱ እታዘበው የነበረ ነገር ነው። እናቴ በጣም ለማያያዝ እሳት ለማያያዝ ስትቸገር ወይ ደግሞ በድንገት የሆነ ቦታ ደርሳ ለመመለስ ስትመጣ እሳቱ ደግሞ ከእንደገና ጠፍቶ ሲጠብቃት ምናምን በደንብ ነው ትዝ የሚለኝ እና እንደገና ደግሞ እንትን ያበላሻል። ብረት ድስት ያበላሻል ምክንያቱም እንትን ስለሆነ ጭስ ምናምን ስለሚያወጣ እሳቱ ወይም ከሰሉ ወይም ፋሃሙ በጣም ያልነደደ ከሆነ ጭስ ይኖረዋል እና እሱ ጭስ ለኛም ጎጂ ነው። ለሰውነታችን እኔ ድሮ ያፍነኝ እንደነበር በደንብ ነው የማስታውሰው ያፍነኝ ነበረ። ከዛ ደግሞ እንትን ደግሞ ያበላሻል ብረት ድስት ያበላሻል ያጠቁራል ደግሞ አይፀዳም በጣም ረጅም ነው የሚወስደው ለማጽዳት። ረጅም ጊዜን የሚወስደው ያ በ የተበላሸ ወይም የጠቆረ ድስት በረት ድስት በጣም ረጅም ጊዜ ይወስዳል ለማጽዳት። እሱ እሱን ነገር አውቃለሁ ሰዎች ለብዙ አመታት ይጠቀሙበት ነበር። እኔም እስከ ቅርብ ጊዜ ድረስ እጠቀምበት ነበር። በጣም በቅርቡ ነው አሁን ላይ የኤሌክትሪክ ምድጃዎችና ስቶቮች ጋር መተዋወቅ የጀመርነው

የትርፍ ጊዜ ማሳለፊያ መንገዶቼ ብዙ ናቸው። በጣም በብዙ ነገር ነው ጊዜን የማሳልፈው ከስራ ውጪ። ማድረግ የምወዳቸው በጣም ብዙ ነገሮች አሉኝ። ከዛ ከነዛ ነገሮች መሃል እኔ ማውራት እወዳለሁ ከጓደኞቼ ጋር። ከምወዳቸውና አጠገባቸውን ስሆን ምቾት እንዲሰማኝ ከሚያደርጉ ሰዎች ጋር በተለያየ የርዕሰ ጉዳዮች ላይ ማውራት። ከእነሱ ጋር ጊዜ ማሳለፍ ከእነርሱ ጋር መሆን ባናወራም እንኳን ቁጭ ማለት አብሮ በጣም ነው የምወደው። ጓደኞቻችን ቤት ሄደን ለእነሱ ቤት ማደር ተሰብስበን እያወራን ለሊቱ አልነጋ ብሎን እያወራን ማደር በጣም ነው የምወደው ከእነሱ ጋር ጊዜ ማሳለፍ። ከሌሎችም እንዳልኩት ትንንሽ ምቾች እንዲሰማኝ እወዳለሁ ከሰው ጋር ለመውራትና ምቾት እንዲሰማኝ ከሚያደርጉ ሰዎች ጋር ማውራት የመጀመሪያው ነው። ሁለተኛው ነገር ከቤተሰቦቹ ጋር ቡና በመጠጣት ነው የማሳልፈው። አስራ ውጭ ባለኝ ሰዓት ከቤተሰቦቼ ጋር ቡና እጠጣለሁ እናወራለን። የተለያዩ የቤተሰብ ጉዳዮች ላይ እናወራለንና እሱን ሰአቴን እወደዋለሁ። ሶስተኛው ነገር መጽሐፍ አነባለሁ መጽሐፍ መንበብ በጣም ነው የምወደው። መጽሐፍ አነባለሁ ሙዚቃ እሰማለሁ ፊልም አያለሁ ፊልም ማየትም እወዳለሁና ፊልም አያለሁ። አንዳንዴ ጊዜ ደግሞ ብቻዬን ሄጄ የሆነ ቦታ የሆነ ካፌ ተቀምጬ ለራሴ ምግብ እጋብዛለሁ ለራሴ ኬክ እጋብዛለሁ ምናምን እና እነዛ እነዛን ነገሮች ማድረግ በጣም ነው የምወደው። ሙዚቃ መስማት ከሙዚቃ እቃ ወይም ከዘፋኙ ጋር እየዘፈኑ መጨፈር መወዛወዝ በጣም ነው የምወደው። እና አሪፍ ጊዜ አሳለፍኩኝ እንዳስብ ወይ በጣም ቀሎኝ ደስ ብሎኝ ዋልክ ብዬ እንድናገርግም አድርጉኝ። ተግባራት እነዚህ ናቸው። ሙዚቃ መስማት ፊልም ማየት አሁን ራሱ በጣም ረጅም ጊዜ ሆኖኛል ፊልም ካየው ግን ከስራ ጫና ጋር በተያያዘ ግን እስቲ በቅርቡ አለው ብዬ እያሰብኩ ነው ቀሪ እያቀድኩ ነው። እና ፊልም ማየት በጣም እወዳለሁ ሙዚቃ መስማት እትወዳለሁ። ከጓደኞች ጋር እያወሩ ጊዜ ጊዜ ማሳለፍ እወዳለሁ። ከቤተሰቦቼ ጋር ቡና እየጠጣሁ እየወራሁ እየሳኩ ማዛለፍ እወዳለሁ። ከዛ ውጪ ደግሞ ለብቻዬ የሆነ ቦታ ላይ ተቀምጬ ከራሴ ጋር ማውራት የራሴን ድምጽ መስማት። እኔ ያሰብኩት ነው ወዴት እየሄድኩ ነው የሚለው ነገር። በየጊዜው መረዳት በጣም ደስ ብሎኝ በትርፍ ሰዓቴ ከማደርጋቸው ነገሮች አንዱ ነው